ምን አይነት ስልክ ትጠቀማለህ የሚል ነገር ተነስቷል? ያው እኔ የምጠቀመው ስልክ ብዙ ጊዜ የአንድሮይድ ስልኮችን እጠቀማለሁ። እኔ ደግሞ መጀመሪያ የምጠቀመው ኢንፊኒክስን ነበረ። ከዛ በኋላ ደግሞ ከጊዜው ጋር ለመራመድ ብዙ ነገሮችን ለመጠቀም ብዙ ነገሮችን ለመማር ስለፈለኩኝ ስልኬን ትንሽ አፕዴት ማድረግ እና ከፍ ያለ ጂቢ አለው ጥራት ያለው ካሜራ እንዲሁም ደግሞ የተሻለ ለኔ ያገለግለኝ ብዙ ፋይል በውስጡ ሰንጄ ማስቀመጥ የሚችልበትን ስልክ ለመቀየር ተገደድኩኝ። እና አሁን በሚገባ ጥራት ያለው ስልክ ነው የምትጠቀመው አሪፍ ነገሮች ያሉት። ስልኬ እራት አለው ብዙ ነገሮችን መጠቀም ያስችለኛል ብዙ ነገሮችን እጠቀምበታለሁ ብዙ ነገር አይበታለሁ ብዙ ነገሮችን ሰርቼች እያደረኩ እማርበታለሁ እየፈለኩኝ ከጎግል ሊሆን ይችላል ከቻትጂፒቲ ሊሆን ይችላል። እና ሳምሰንግ ስልክ እጠቀማለሁ አሁን ሳምሰንግ እስከ ፋይቭ ጂ ኢትዮጵያ ውስጥ እስካለው ነው የመጨረሻ ደረጃ ድረስ በሚገባ እጠቀምበታለሁ ማለት ነው። ይሄንን ስልክና በጣም አሪፍ ነው አሁን እስካሁን ባለው ሁኔታ በጣም የባትሪው አቅምም በጣም አሪፍ ነው ተመችቶኛል። በሚገባ እየተጠቀምኩበት እገኛለሁ ብዙ ነገሮችን ይሄን ስልክ ካገኘህ የመጡልኝ እድሎች ነበሩ እነሱንም እድሎች በአግባቡ እየተጠቀምኩ እገኛለሁ አሁንም እንዲህ አይነት እድል አግኝቻለሁ እና ያው የሳምሰንግ ምርት ሆኖ ያው አሪፍ የሆነ ተች የሆነ ስልክ ነው የምጠቀመው ማለት ነው። ፍላጥ የሆነ በእጅ የሚሰራ ስልክ ነው የምጠቀመው እና በጣም አሪፍ የሆነ ሞዴል ያለው አሪፍ የሆነ አገልግሎት እየሰጠኝ ይገኛል በብዙ መልኩ ማለት ነው። በብዙ መልኩ የድንጋዩ ጥንካሬም የባትሪው ጥንካሬም በጣም አሪፍ ነው ብዙ ሰዓት ስድስት ሺህ ነው እንትንም የሚለው በጣም አሪፍ በሆነ ሁኔታ እየጠቀምኩበት እገኛለሁ እስካሁን ባለው ሁኔታ ምንም እንከን አላገኘሁበትም። እና ደግሞ በጣም ጥራት ያለው ስልክ ነው ብዙ ነገሮችን ሞክሬው እምቢ ያለኝ ነገር የለም በአብዛኛው ነገሮች ይሰራል። በቀላሉ ይሰራል ምንም አስቸጋሪ እና ለመረዳት የሚያስቸግር ነገር አልገጠመኝም። በዚህ እንትን መሰረት ማለት ነው በዚህ ስልክ ላይ ምንም አስቸጋሪ ነገሮች አልገጠሙኝም እና ትንሽ የዋጋ ውድነት አለው ከዛ በዘለለ ግን በጣም አሪፍ ስልክ ነው። ብዬ ነው እስካሁን አሪፍ ስልክ ከሚባሉት ሰዎች ውስጥ ነው የምወድበው ስልኬን ማለት ነው እና አሪፍ ሁኔታ እየጠቀምኩበት እገኛለሁ። አሪፍ ጥራት አለው የሚለውን ነገር ማንሳት እፈልጋለሁ እና ብዙ ጊዜ ይሄን ስልክ ለመያዝ በጣም ጉጉት ነበረኝ ፍላጎት ነበረኝ ይሄን ለማድረግ ብዙ ትግሎች አልፌያለሁ ብዙ ፈተና አልፌያለሁና ይሄንንም ፈተናዎች ተቋቁሜ አልፌ ዛሬ ይሄን ጥራት ያለው ሰልክ ይዤ ብዙ ነገሮች እየተጠቀምኩበት እገኛለሁ። እንደ አጠቃላይ ማለት ነው እና ብዙ ጊዜ የማይረቡ ስልኮችን እይዝና የምንፈልገውን እድል ሲመጣ ያንን መጠቀም እንቸገራለን። እና ይሄ ሁሉ ለመቋቋም ግን ጥራት ያለው ስልክ መያዝ የተሻለ ከጊዜው ጋር የሚራመድ ጥሩ ጥሩ እኮ ኔትወርክ የሚሰብ ጥሩ ነገሮችን። በብዙ እንትን ማስቀመጥ የምንችልበት ሰነዶችን ሰንደን ማስቀመጥ የምንችልበት በጥራት ብዙ ነገሮችን የሚይዝልን ሌላ ፍለሽ ምናምን መጠቀም ሳይጠበቅብን ራሱ ራሱ ስልኩ ባለው የውስጥ አቅም ብዙ ነገሮችን በውስጡ ጂቢው ማለት ነው ብዙ ነገሮቹ በውስጡ መያዝ ይችላል እና ይሄ ነገር ደግሞ በጣም የሚመቸኝ ነገር ነው በጣም ኳሊቲ ያለው ነገር ነው ጥራት ያለው ነገር ነው ብዬ ነው የማስበው። እና ይሄ ስልክ እስካሁን ከያዝኩት ጀምሮ በጣም አሪፍ ሁኔታ እና አሪፍ አጠቃቀም እና ጠቅም እየጠቀሙበት እገኛለሁ ውጤታማ በሆነ መልኩ ይሄን ነገር እየጠቀሙበት እገኛለሁ በጣም ተመችቶኛል እስካሁን ባለው ሁኔታ ምንም እንክን አላገኘሁበትም እና በብዙ መልኩ የኔትወርኩም ጥራት በጣም አሪፍ ነው ፈጣን ነው ምንም እንከን የሌለበትን ማለት ይቻላል እንደ አጠቃላይ እና በጣም በአሪፍ ሁኔታ እየሰራልኝ ይገኛል። ይሄንንም በመጠቀም ደግሞ እኔም የተሻለ እድሎችን እየመጡኝ ይገኛሉ እነኝህን እድሎች ደግሞ በአግባቡ ለመጠቀም ብዙ የሚያስፈልጉኝን እቃዎች እያዘጋጀው ወደዛ ስርዓት ውስጥ ገብቼ ያንን ነገር ለመስራት እየታገልኩ እገኛለሁ ማለት ነው። እና ለማደግ አንድ ሁለት እርምጃ እየተራመድኩ እገኛለሁ በዚህ ስልክ በዚህ ቴክኖሎጂ ባመጣልኝ ነገር በመታገዝ ማለት ነው እና ቴክኖሎጂ ያመጡልንን ነገሮች በአግባቡ በመጠቀም የተሻለ ነገር ማድረግ እንችላለን ብዬ አስባለሁ እውነትም ይቻላል። የተሻለ ነገር ስናደርግ ደግሞ የተሻለ ነገር ወደ ህይወታችን ይመጣል ምንም ጥያቄ የለውም እና እነኚህ ነገሮች በማድረግ የተሻለ ነገር መፍጠር እንችላለን የሚለውን ነገር ትኩረት መስጠት እፈልጋለሁ። በአጠቃላይ በዚህ ርዕሱ ዙሪያ እነዚህን ሀሳቦች ባነሳ የተሻለ ነው ብዬ አስባለሁ እና ያው ሳምሰንግ ስልክ ተጠቃሚ ነኝ የሚለውን ነገር ማንሳት እፈልጋለሁ። እንደ አጠቃላይ

ቀጣይ ርዕሴ ደግሞ ጢም ታቆያለህ ይላል። እና ያው ምንድነው የሚባለው ጢም ጺም ብንለው እንችላለን። ምንድነው ይሄ ርዕስ፤ በዚህ ርዕስ ዙሪያ ብዙ ጊዜ ጢም የማልቆረጥበት ቤት አለ። ምንድነው ብዙ ጊዜ አይሞላልኝም። የተለያየ አይነት ስራ ሁኔታ ሞልቶልኝ አልቆረጥም። የተለያዩ ተግባራቶችን ሳከናውን፤ ደፋ ቀና ስል፤ የተለያየ ሁኔታ ስንቀሳቀስ፤ ወዲህ ወዲያ ስል፤ ይሄንን የማልቆረጥበት ሁኔታ ይኖራል ጢሜን አቆያለሁ ማለት ነው እና በተደጋጋሚ ቅርጽ ልወጣ፣ እንደዚህ ልሁን እንደዚህ ልሁን እያልኩ ብዙ ጊዜ ጊዜዬን አልጨርስም። እና ብዙ ግዜ የምቆይበት ሁኔታ ይኖራል የማልቆይበት ሁኔታ ይኖራል። ነገር ግን ይሄ ነገር አስፈላጊ ነው ብዬ ሳይሆን ያው በተለያየ አይነት ሁኔታ የተለያዩ ነገሮች ይኖራሉ። በዛ ኬዝ ምክንያት የምሰራው ስራ ሊኖረኝ ይችላል ወይ ደግሞ የተለያዩ ተግባራቶችን ሳከናውን ይሄን ነገር ችላ የምልበት ሁኔታ ይኖራል። እና ይሄ ችላ በምልበት ሁኔታ ደግሞ አንዳንድ ተግዳሮቶች ይኖራሉ። በዛ ጊዜ ምክንያት ክፍተት ይፈጠራል። ይሄ ክፍተት ደግሞ ያው ይሄን ነገር እንዳላደርግ እንትን ያደርገኛል ማለት ነው። እንደ ጫና ይሆንብኛል ማለት ነው። እና ይሄ ምንድነው የምፈልገውን ጊዜ በምፈልገው ግዜ አልቆረጥም እና ስለዚህ ያን ጢሜ ብዙ ጊዜ የሚያድግበትና ረጃጅም የሚሆንበትን ደግሞ ጥቅጥቅ ያለም የሚሆንበት ሁኔታ ይኖራል። ብዙ ጊዜ ማለት ነው። እና ከዛ አንፃር በጣም ብዙ ነገሮች አሉና እንደምፈልገው አይሆንልኝም። ነገር ግን በቻልኩት አቅም አሪፍ ነገሮችን አሪፍ አድርጌ ለመቆረጥ እሞክራለሁ። ነገር ግን ብዙ ጊዜ የምቆይበት ሁኔታ አለ። ለሁለት ወር ሶስት ምናምን ከዛ በላይ ልቆይ እችላለሁ። ምንም ሳልቆረጥ ምንም ሳልነካካና እንደ አጠቃላይ ግን ጢሜን ብዙ ጊዜ አልቆረጥም የሚለው ነገር አጽንኦትም የሚሰጠው ነገር ይመስለኛል። እና ውበትም ነው። አንዳንዴ ደግሞ ሳንቆረጥ ስንቀር የሚያምር አይነት ውበትም ይኖረዋል። ከዛ አንፃርም እንትን እንላለን። አንዳንድ ሰዎች ደግሞ ጺማቸው በሚያድግ ሰዓት ምንድነው ጺማቸው በሚያድግ ሰዓት ይቀነቅናቸዋል፣ ይረብሻቸዋል ምናምን ነገር እና ያንን ቶሎ ለመቆረጥ ትኩረት ይሰጣሉ። ቶሎ ከላያቸው ላይ አንስተው "እንዴ ይሄ ነገር በጣም ይበላኛል፣ ያሳክከኛል፣ እንደዚህ ያደርገኛል፣ እንደዚህ ያደርገኛል" ምናምን እያሉ ቶሎ ለመላጨት የሚሞክሩ ሰዎች አሉ። ብዙ ሰዎች ይገጥሙኛል። አንዳንዶች ደግሞ አሪፍ የፀጉር ቅርጽ የሚያወጡ አሉ። ጢሙን እሳምረው ውበት እንዲሰጥ የሚያደርጉና የሚያምር የሚያደርጉ ሰዎች ይኖራሉ። እኔም ከእነኛ ውስጥ አንዱ ነኝ ብዬ አስባለሁ። ያው የተለየ የምከተለው ፋሽን ባይኖርም፣ የተለየ የምከተለው ነገር ባይኖርም፤ ነገር ግን በጥሩ ሁኔታ ጺሜን የምስተካከልባቸው ብዙ ግዚያቶች አሉ። በተቻለኝ አቅም ጢሜን በአሪፍ ሁኔታ በመስተካከል ራሴን ንጹህ አድርጌ ለመንቀሳቀስ እሞክራለሁ። ግን ብዙ ግዜ የማቆይበት ሁኔታ ይበዛል ብዬ አስባለሁ። ከተለያዩ ተግዳሮቶች አንፃር በምፈልገው ግዜ በፈለኩት ሰዓት ላይ ያንን ነገር የማላስወግድበት ሁኔታዎች ይኖራሉ። እና ከዛ አንፃር መቶ ፐርሰንት እንደዚህ አላቆይም ወይም ደግሞ በቀላሉ ነው የምሰራው ምናምን ብዬ ያንን ነገር እንትን አይደለም ማለት ነው እና ከዛ አንፃር ቶሎ የማልሰራበት ሁኔታ ይኖራል። እና በተቻለኝ አቅም ግን ግዜ በሚኖረኝ ሰዓት ወይም ደግሞ ሰዓት ባለኝ ሰዓት ግን ቶሎ ያንን ነገር አስተካክዬ ቅርጽ ቅርጽ የማስይዝበት ሁኔታ ይኖራል። እና አብዛኛው ጊዜ ግን ያን ያህል አይደለሁኝም። ጎበዝ ነኝ ብዬ አላስብም። ቶሎ ቶሎ እንዲህ ነገሮችን የመሰራት እድሎችን አላመቻችም። እንደ አጠቃላይም ብዙ አልሰራም ብልም ማጋነን አይሆንብኝም። እና እንደዛ ነው ብዬ አስባለሁ። እና አጠቃላይ ግን ብዙ ነገሮችን መስራት እንችላለን። የማናቆይበት ሁኔታ ይኖራል የምናቆይበት ሁኔታ ይኖራል። እና እነኚህ ነገሮች ደግሞ እኛን የሚያስደስቱ ሊሆኑ ይችላሉ። ወይም ደግሞ የሚያስቸግሩ ሁኔታዎች ይኖራሉ። እና ነገር ግን እኔ ምንም አይረብሸኝም። እንደውም ምቾት ነው የሚሰጠኝ። እንደውም የተለየ ግርማ ሞገስ እንዳለኝ ነው የሚሰማኝ። እና ከዛ አንፃር ብዙ አልነካም አቆያለሁ ማለት ነው። እና ብዙ ጊዜ በተደጋጋሚ የምቆረጥበት ሁኔታ አይኖርም። እና ጢም እንደውም ውበት ነው ለአንዳንድ ሰዎች። አንዳንዶች ደግሞ ምንም ጢም የማይበቅላቸው አሉ። እነሱ ደግሞ በጣም በሌሎች ሰዎች የሚቀኑበት ሁኔታ አለ። ይህ ደግሞ የሆነ ደስ የሚል ነገር አለው። አንዳንዶች አለ ብለው ያንን በስነ ስርዓት እንትን አይሉትም። አንዳንዶች ደግሞ በቃ የለንም ብለው ይቆጫቸዋል። "ወይኔ እንደዚህ ሳላበቅል፤ ወይኔ እንደዚህ" ምናምን የሚሉ አሉ። አንዳንዶች ደግሞ በአሪፍ ሁኔታ ጢማቸውን የሚከረከሙ፤ ውበት እንዲሰጥ አድርገው የሚያሰማምሩ፤ ውበታቸውን የሚጠብቁ፤ በልዩ ሁኔታ ጽድት ፏ የሚሉ ሰዎች አሉ። እና በተቻለ አቅም ያው እኔም ራሴን አልጥልም። እና ደግሞ እሱንም አንዳንዴም ቢሆን ጢሜን እስተካከላለሁ። አቅድ አስይዘዋለሁ ማለት ነው። እና እንደ አጠቃላይ ብዙ ጊዜ እነኚህን ነገሮች መጠቀም ፀጉር ቤት በመሄድም ጢሜን እስተካከላለሁ ማለት ነው። እና ይሄን ይመስላል እንደ አጠቃላይ ስለዚህ ርዕስ ዙሪያ ያነሳሁት ሀሳብ። ሰፋ አድርጌ ለማንሳት ሞክሬያለሁ። ይሄንን ይመስላል አጠቃላይ ስለ ጢም ማቆየት በሚለው ርዕስ ዙሪያ።

ዋይፋይ ትጠቀማለህ ይላል ቀጣይ ርዕሴ ያው ዋይፋይ በሚገባ እጠቀማለሁ። ምንድነው? እገዛለሁ። ምንድነው? ዋይፋይ መጀመሪያ ከሚለው ልጀምር እጠቀማለሁ የሚለውን እንደ ዋና ሀሳብ ላይ ልያዘውና ማለት ነው። ዋይፋይ እያንዳንዱን ተግባራት ሆይ ለማከናወን በተለይ ዛሬ ዛሬ ላይ በጣም ብዙ የምንሰራቸው የምናከናውናቸው እያንዳንዱ ተግባራቶቻችን ወይም ደግሞ ስራዎቻችን እንደ በአጠቃላይ ከዋይፋይ ጋር የተያያዙ ናቸው ብዬ አስባለሁ። ማለት እያንዳንዱን እንቅስቃሴያችንን ለማድረግ እያንዳንዱን ስራ ለማድረግ ዋይፋይ በጣም አስፈላጊ ነገር ነው። ስለዚህ በሚገባ ዋይፋዮችን እጠቀማለሁ የምጠቀምበት ምክንያቱም ደግሞ ከጊዜው ጋር ለመራመድ ነው ጊዜው የቴክኖሎጂ ዘመን ነው ብዙ ነገሮችን ማወቅ አለብን ከጊዜው ጋር መራመድ አለብን። ብዙ ነገሮችን መረዳት መቻል አለብን ብዙ ነገር ማወቅ አለብን። እና ስለምንሰራው ሙያ እንኳን በጣም ብዙ ነገሮች ሳይንስ ነው እና ህክምና ሙያ ላይ እንደ መስራት ያቺን። ምን ስራ ሰዎች በተለይ ሳይንስ እንደመሆኑ መጠን አፕዴት የሚሆን ነገር ወይም ደግሞ የሚቀያየር የተለያዩ አዳዲስ ነገር ሊኖሩ ይችላሉ። ሳይንስ ያው ቋሚ ላይሆንበት የሚችልበት ሁኔታ ይኖራል። ሊሻሻል ይችላል። እና እነኛ ነገሮች እንኳን በጊዜ ተረድቶ ከቴክኖሎጂ ጋር ቅርበት በላይ ሆኖ አለም ምን ላይ እንዳለች ምን እየተሰራ እንደሆነ ምን ላይ እንደሆነ ነገሮችን ለመርዳት ራሱ በቀላሉ። ምንድነው? የምንጠቀመው ዋይፋይ በመጠቀም እነኚህ መረጃዎች እንዳለ የምናገኘው ኢንተርኔት ደግሞ ከኢንተርኔት ውጪ ደግሞ ነገሮች እነኚህ ነገሮችን ማሰብ አይቻልም። ብዙ ጊዜ ከኢንተርኔት ጋር ነው ነገሮችን ማሰብ የምንችለው መስራት የምንችለው እና እያንዳንዱን እንቅስቃሴ የምንሰራው ከኢንተርኔት ጋር ነው ብዬ አስባለሁ። እያንዳንዱን ስራ ስንሰራ ኢንተርኔት ያስፈልገናል። ኢንተርኔት ከኢንተርኔት ውጪ ደግሞ ብዙ ነገርን ማሰብ ከባድ ነው። ስለዚህ ኢንተርኔትን በሚገባ እጠቀማለሁ። ኢንተርኔትን በእያንዳንዱ እንቅስቃሴ ውስጥ በመጠቀም የምፈልገውን ስራ አከናውናለሁ ማለት ነው። እና ኢንተርኔት በጣም ያስፈልገኛል። ስለዚህም ዋይፋይን ገዝቼ የተለያዩ በሚችለው አቅም ገዝቼ እጠቀማለሁ ማለት ነው። እና እያንዳንዱ ስራዎችን በአግባቡ ለመስራት እያንዳንዱ እንቅስቃሴዎችን ለማከናወን ብዙ እጠቀምበታለሁ ኢንተርኔትም ማለት ነው ምክንያቱም ከኢንተርኔቶች ነገሮችን ማሰብ አስቸጋሪ ነው። ለመማር እና ለመማር እንኳን ብንፈልግ ዛሬ ቴክኖሎጂ አመጣልን ዋይፋይ አመጣልን አንዱ ገጸ በረከት ምንድነው? በቤታችን ሆነ የምንፈልገውን ትምህርት የምንፈልገውን ኮርስ በቀላሉ መማር እንችላለን እያንዳንዱን ነገር በጥልቀት በመማር አስተማሪ ይከፍለን ሊሆን ይችላል። ወይም ደግሞ በእያንዳንዱ ሴሚናሮች ላይ በመገኘት ሊሆን ይችላል የአንዳንዱ ስልጠናዎች ላይ በመገኘት ሊሆን ይችላል። ብዙ እውቀቶችን ማዳበር እንችላለን ይሄን ማዳበር የምንችለው ግን ዋይፋይ ሲኖረን ነው። ይሄን እንኳን ቀረጻ ለማከናወን ይሄን እንኳን ነገር ለመስራት ምንድነው? ያስፈልጋል ዋይፋይ ያስፈልጋል። ስለዚህ ዋይፋይ ዛሬ ዛሬ ዋይፋይ ውጪ የምናስባቸው ነገሮች የሉም ብዙ ጊዜ ከዋይፋይ ውጪ ነገሮችን ማሰብ አንችልም ዋይፋይ በጣም አስፈልገናል ማለት ነው። ስለዚህ ስለሚያስፈልገኝ ገንዘብ አውጥቼ እዛ ነገር ላይ በመክፈል ያንን ዋይፋይ እገዛለው ያንን ዋይፋይ ደግሞ በሚችለው አቅም ለኔ ትርፋማ ሊያደርገኝ በሚችል ነገር ላይ ትኩረት አድርጌ እሰራበታለሁ ማለት ነው። እና ዋይፋይ በሚገባ እጠቀማለሁ። እንደ ግለሰብም ብዙ ነገሮች ይጠቅሙኛል ብዙ የሚያገኘውበት ጥቅሞች አሉ እነኝህን ጥቅሞች ደግሞ ወደ መሬት ለማውረድ እና ለመስራት በሚገባ ዋይፋይን እጠቀማለሁ ማለት ነው። ያው ብዙ ጊዜ ምንድነው? አንዳንድ እድሎች ይመጣሉ እድሎች ሲመጣሉ እንኳን በቀላሉ ከቴክኖሎጂ ጋር ቅርበት ያለው ሰውና ቅርበት የሌለው ሰው እኩል እነኛ እድሎች መጠቀም አይችልምና። እነኚህን እድሎች እንኳን በአግባቡ ወደ መሬት አውርዶ ለመጠቀም ምን? ያስፈልጋል ዋይፋይ ያስፈልጋል። ስለዚህ ዋይፋይ ለመማር ሊሆን ይችላል ሌላ ይቅርና በቀላሉ ገንዘብ ዛሬ ብዙ ሰዎች በዋይፋይ በመጠቀም የተለያዩ ኢንተርኔት ላይ የተለያዩ ሙያዎችን ተምረው የተለያዩ ቀጣሪ ድርጊቶችን በማፈላለግ በሙያቸው እዛ ውስጥ ራሱ ይሰሩ የገቢ ምንጫቸው ሆኗል ይሄን የሚጠቀሙ በምንድነው በዋይፋይ በመጠቀም ነው። ኢንተርኔትም በመጠቀም ነው። ስለዚህ ከጊዜው ጋር ለመራመድ ዋይፋይ ያስፈልጋል። ስለዚህ ይሄንን አጋጣሚ ለመጠቀም ደግሞ የግዴታ ከጊዜው ጋር መራመር መቻል አለብን። የድሮ ጊዜ አልፏል እርሻ ወይ ቆፍሮ ተብሎ አታድኖ የሚበላበት ዘመን አብቅቶ ዛሬው የቴክኖሎጂ ዘመን ሆኗል። ስለዚህ የቴክኖሎጂ ዘመን ጊዜ ደግሞ በአግባቡ ከጊዜው ጋር የዋንጃ የቴክኖሎጂ ዋይፋይ አገልግሎት በመጠቀም ብዙ ነገሮችን ማስኬድ እንችላለን። ብዬ አስባለሁ በጣም ብዙ ነገሮችን ማከናወን እንችላለን። ስለዚህ እኔም በምችለው አቅም እነኚህን ዋይፋይ በመግዛት ብዙ ጥቅሞችን እያገኘሁ ነው። ከእውቀትም ከትምህርትም ከተለያዩ ነገሮች በጣም ሰፊ የሆነ ጥልቅ የሆነ ነገር እየተማርኩ እያወቅኩ እያደግኩ ራሴን እያሻሻልኩ በኢኮኖሚ ሊሆን ይችላል በአእምሮዋ በተለይ በእውቀት ደረጃ ራሴን በጣም ያሻልኩበት ያለሁበት ሁኔታ አለ። አንዳንዴም ደግሞ ለመዝናኛነት እንጠቀማለን እኮ ዋይፋይ ለትምህርት ምናምን ብቻ ሳይሆንም ለመዝናኛነት የምትጠቀማቸው ቤተሰቦች ይኖራሉ የተለያዩ ማህበራዊ ሚዲያዎች ላይ በመግባት ፊልሞች በማይለውን ይችላል። አጫጭር ቪዲዮ በማየት ሊሆን ይችላል። አንዳንዴ ትምህርታዊ ነገሮች ማየት ይችላል። አንዳንዴ አዝናኝ ኮሜዲ ነገሮች ማየት ይችላል። በጣም በብዙ መልኩ ልንጠቀምበት እንችላለን። ስለዚህ ዋይፋይ ይጠ

ዋና ሀላፊነችህ ምንድን ናቸው? የሚል ነገር አለ እና ምንድነው ያው በተለያየ አንይነት ሁኔታ የተለያየ ሀላፊነቶች አሉብኝ እንደ አንድ ግለሰብ የተለያዩ ሀላፊነቶችን የምወጣበት ሁኔታ አለ እና ምንድነው ሀላፊነቶች ምንድን ናቸው አንድ ሰው ስራ ለመኖር ስራ ይሰራል እና በሚሰራው ስራ ደግሞ የእለት የቀን ገቢውን የእለት ምግቡን የእለት ውሎውን የቀን ተቀን ተግባሩን ያከናውናል እና እነዚህን የቀን ተቀን ተግባሮች ደግሞ ለማከናወን የግድ መስራት አለበት የሚሰራበት ሁኔታ ደግሞ በሚሰራበት ሁኔታ ደግሞ የተለያዩ ሀላፊነቶች ይሰጡታል በሃላፊነት ደረጃ ሰዎች መምራት ሊሆን ይችላል አንዳንድ ተግባራቶችን ማከናወን ሊሆን ይችላል እቃዎችን ማቀራረብ ሊሆን ይችላል፣ ታማሚዎችን በስነስርዓት ማከም ሊሆን ይችላል ለታማሚ እንዳይጎዳ ማድረግ ለታማሚ ጥጠቅም መቆም ሊሆን ይችላል እና በጣም ብዙ ሀላፊነቶች አሉብኝ አሁን እኔ እንደ አንድ ሰው እንደ አንድ የጤና ባለሙያ በጣም ብዙ ሀላፊነቶች አሉብኝ አንድ አንድ ታማሚ ህክምና ፈልጎ ወደ እኔ ጋር በሚመጣበት ሁኔታ ከ እኔ ግሩፖች ወይም ደግሞ ከቡድኖቼ ጋር በመሆን ለዛ ታማሚ በቂ የሆነ አገልግሎት እንዲሰጠው በቂ የሆነ ህክምና እንዲያገኝ እኔም ደግሞ እኔ ጋር መምጣት ያለበት እና እኔ መፍታት ያሉብኝ ችግሮችን ደግሞ እኔ ራሴ እነኛን ነገሮች ወስጄ እነኛ ያሉትን ችግሮች እንዳለ መፍታት ሀላፊነት አለብኝ እና እነዚህን ሀላፊነቶች እንዳለ ወስጄ እያንዳንዱን ቀን በቀን የማከናውናቸው ድርጊቶች ይኖራሉ ቀን በቀን የምሰራቸው ስራዎች ይኖራሉ እና እነኚህ ስራዎች እንዳለ የማከናውነው በዚህ ሀላፊነቶች ይኖራሉ እና ታማሚን በስራት የመንከባከብ ታማሚን የማስታመም የታማሚን ህመም የማስታገስ የታማሚን ሁሉ ነገር የታማሚን ለታማሚ ቅድሚያ መስጠት መቻል አለብኝ እያንዳንዱን ነገር በአንድ ነገር ብቻ ሳይሆን ለታማሚ ቅድሚያ መስጠት ያለብን ነገሮች ይኖራሉ እነኛን ለታማሚ ቅድሚያ መሰጥ ያለብን ነገሮችን ቅድሚያ እሰጣለሁ ማለት ነው እና እነኚህ ነገሮች ደግሞ ምንድነው ሀላፊነቴ ነው ለታማሚ ቅድሚያ መስጠት ታማሚን ጉዳት እንዳይደርስበት ማድረግ፣ ለምሳሌ ህመም እየተሰማው ከሆነ ያንን ህመም ማስታገስ ሊሆን ይችላል እንዲሁም ደግሞ ለታማሚ የሚያስፈልጉ እቃዎች ሊኖሩ ይችላሉ እነኛ እቃዎች በስራ ስርዓት በመያዝ ታማሚው የሚፈልገውን ነገር እንዲያገኝ ያ ታማሚ እንዲታከም ሊሆን ይችላል እንዲሁም ደግሞ በስሬ ያሉ የቡድን አባላት ወይም ደግሞ አብሬያቸው የምሰራቸው ከቡድን አባላቶቼ ጋር በቂ የሆነ ጥሩ የሆነ ግንኙነት እንዲኖረኝ በማድረግ ጥሩ የሆነ የስራ አካባቢ መፍጠር የትልቁ ትልቅ ነገር ነው እዛ ጋር ጥሩ የሆነ አካባቢው የስራ ሁኔታ መፍጠር ትልቅ ነገር ነው አካባቢ የስራ አካባቢያችን አማረ ማለት እኛ የምንሰራው ስራ ውጤታማ ይሆናል እኛ የምናከናውነው ተግባር ጥሩ ይሆናል ከልጆቹ ጋር አብረን ከምንሰራው የጤና ባለሙያዎች ሊሆን ይችላል አብሬያቸው የምሰራቸው ቡድን የምንላቸው እንዳለ አጠቃላይ ሰዎች ጋር በቂ የሆነ ጥሩ የሆነ መግባባት ሲኖረኝ ጥሩ የሆነ ግንኙነት አለኝ ሲኖረኝ በጣም ውጤታማ የሆነ ለታማሚ የሚጠቅም ነገር መስራት እችላለሁ ማለት ነው አለበለዚያ ግን ውጤታማ የሆነ ስራ መስራት አልችልም ውጤታማ አልሆንም ማለት ነው እና ከዚህ አንፃር በጣም ብዙ ነገሮችን ማንሳት እንችላለን ስለዚህ ብዙ ነገሮችን ስናነሳ እነኚህ ነገሮች ውጤታማ የምንሆንበት ሁኔታ ይኖራል ማን ውጤታማ የማንሆንበትም ሁኔታ ይኖራል ነገር ግን በተቻለ አቅም የኔ የስራ ድርሻ ከባልደረቦቼ ጋር ሀላፊነቴ ጥሩ የሆነ ለታማሚ በቂ የሆነ እንክብካቤ ማድረግ ህክምና ማድረግ ለኔ ትልቁ ሀላፊነቴ ነው ማለት ነው የትልቅ ሀላፊነቴን ደግሞ በአግባቡ መውጣት አለብኝ ሰው እኔን አምኖ ነው የሚመጣው ማንም ወዶ ወደ ህክምና ቦታ አይመጣም እዛ ጋር ደግሞ እኔን አምነው የመጡት ታካሚዎች ደግሞ የሚገባ የሚፈልጉትን በአቅሜ ልክ ማድረግ የምችለውን ነገር አድርጌ ጥሩ ደስተኛ ሆኖ በአገልሎቴም ረክተው በአገልግሎታችንን ረክተው እንዲሄዱ ከእኔ የሚጠበቁ ሀላፊነቶችን በሚገባው እወጣለሁ ማለት ነው እና ብዙ ነገሮች ማሽኖች ሊኖሩ ይችላሉ እነኛ ማሽኖች በአግባቡ በመጠቀም ታማሚ ነገ ዛሬ አንዱ የታከመበት ታማሚ ያው እንደ ሀገራችን ውድ ነው ብዙ እቃዎች እና ማሽኖች እነኚህን ማሽኖች ደግሞ በአግባቡ መያዝ ደግሞ የአንዴ የጤና ባለሙያ ግዴታ ነው እነኚህ ማሽኖች ዛሬ አንድ ታማሚ ታክሞበት ነገ ሌላ ታካሚ ይታከምበታል ማለት ነው። ስለዚህ እነኚህ ማሽኖች በአግባቡ መያዝ አንዱ የኔ ሀላፊነት ነው ብዬ ነው የማስበው እና ይሄም እንደ ሀላፊነት ነው ስለዚህ ያ አቃ ከተበላሸ ውድ ነው በቀላሉ ማግኘት መተካት የሚቻል ነገር አይደለም እንዳለንበት የሀገራችን ነባራዊ ሁኔታ እና ይሄን በቀላሉ መተካት የማንችላቸውን እቃዎች በአግባቡ በመያዝ በጥንቃቄ በመያዝ ብዙ ነገሮችን ማከናወን ይጠበቅብናልና እነኚህ ነገሮችን በማድረግ ብዙ ጊዜዬ እናሳልፋለሁ እና ሃላፊነቶቼም ብዙ ናቸው ያው እዚህ ጋር ለማቅረብ ትንሽ የማይመቹ ነገሮች ቢኖሩም እነዚህን ሀላፊነቶች እንደውም ደግሞ ሰዓት ማክበር በቦታዬ ላይ ሰአቴን አክብሬ መገኘት ሰአቴን አክብሬ ስራዬን መስራት ሰዓት አክብሬ ማስከናወን ያሉብኝ ድርጊቶች እያንዳንዳቸውን ማከናወን የውዴታ ግዴታ አለብኝ ማለት ሀላፊነቴም ነው እና ብዙ ነገሮች ሀላፊነቶች ይኖራሉ በተለይ የሰው ህይወት እንደ እንደ ማዳን ሁሉ ህክምና በጣም ብዙ ሀላፊነቶችን ይዘን ነው የምንቀሳቀሰው እና ይሄም አንዱ ከእነኚህ ውስጥ የምናነሳው ነገር ነው እና

በስራ ችግሮችን ትፈታለህ የሚል ነገር አለኝ ያው በስራ ላይ ብዙ ችግሮች ያጋጥማሉ በእለት እለት እንቅስቃሴያችን ራሱ በጣም ብዙ ነገሮችን እንደሚያጋጥሙ አውቃለን እና በስራ ላይ ስናይ ሰው ደግሞ በጣም ብዙ ችግሮች ችግሮችን ይገጥሙናል እነዚህ ችግሮችን በተለያየ ሁኔታ ለመፍታት እንሞክራለን ለመፍታት የምንሄድበት ርቀት በጣም ርቀት እንዲሄድ አለ መፍታት ማለት ነው ችግሩን እና በጣም ነገሮች በዛ ላይ የሚገጥሙኝ ችግሮችን የምንፈታበት ሁኔታ አለ በዛ ላይ ደግሞ ችግሮች እኖራለሁ በጣም ብዙ ችግሮች እኖራለሁ አሁን ይሄን ችግሮች ጥሩ በተለያዩ ሁኔታ በተለያየ ነገር በተለያዩ ሁኔታዎች እንፈታለን እንፈታበት ሁኔታዎች አለና ችግሮችን ትፈታለህ የሚል ነገር አለ አዎ በተለይ የሁኔታ ስራ ላይ የሚፈጠሩ ችግሮች አሉ እነዚህን ችግሮች ደግሞ በአግቡብ እንፈታለን ማለት ነው እና እኒህን ችግሮች እየፈታን ነው የምንሄድበት ሁኔታ ነው ያለው እንዳልኩህ ችግሮችን ትፈታለህ በስራ ላይ የምትገጥመው ችግሮችን ትፈታለህ መሰለ ላይ በጣም ብዙ ችግሮች ይገጥማሉ የእንደ ቡድን ስራ የምንሰራቸው ስራዎች እነዚህ ቡድን ስራዎች ደግሞ የምንሰራቸው ስራዎች ውጤታማ ውጤት እንዲያመጡ ቤተሻል አብረጎች ለመስራት ምን ያስፈልገናል ይሄ ችግር ይገጥመናል እና ውጤት ለማምጣት ስንል በግሩፕ በምስራቅ በስራ ሁኔታ ላይ ችግሮች ይገጥሙና የስራዎች ደግሞ እነዚህን ችግሩ ደግሞ ለመቋቋም የተለያዩ ነገሮች እንጠቀማለን ለምሳሌ በቀላሉ በስራ ላይ ችግሮች ሲገጥሙ ነው የምንፈታበት አንዱ መገን ምንድነው እንደ ቡድን እንሰበሰባለን ያንን ስብሰባ ስብሰባ ሰዓት ያንን ስብሰባ ቁጭ ብለን ተሰብስበን ከዛ በኋላ ያንን ሰብሰባውን በአግባቡ እንመራለን ከዛ ያለውን ጋፕ ያሉ ችግሮችን እናነሳለን። እንደ አጠቃላይ እንደ ቡድንም እንደ ግለሰብም ያሉ ችግሮችን እናነሳለን። እነኚህን ነገሮች አንድ በአንድ በቻልነው አቅም ችግሮቹን እንዳነሳና ከዛ በኋላ ደግሞ ለመፍትሄው እንሄዳለን ማለት ነው። በተቻለ አቅም ችግሮቹ ላይ ትኩረት አድርገን ከሰራን በኋላ እንጂ ችግሩ ላይ ብቻ አፍጥጠን ብናይ ችግሩ የሚፈታ ነገር አይደለም ስለዚህ ችግሩ ላይ ሳይሆን መፍትሄው ላይ አፍጥጠን እያየን መፍትሄው ላይ ትኩረት እያደረግን እንደ ቡድን የሚሆን እንደ ግለሰብ ብዙ ችግሮች ለመፍታት እየሞከርን ነው መቀጠል ነው ማለት ነው እና በስራ ላይ የጎይተህ ትፈታለህ ሲል አዎ በጣም ብዙ ችግሮችን እፈታለሁ ብዬ ማበላሸቴ ሰው ጋር ለመግባባት የምፈታበት ቤት አለ። ከዛ ሲቀጥል ደግሞ ብዙ እንቅስቃሴዎችን ለማድረግ ምንፈታቸው ችግሮች ይኖራሉ። እንዲሁም ደግሞ ቤተሰብን የመደገፍ ላይ የሚገጥሙ ችግሮች ይኖራሉ። ከእንደ ቡድን የሚገጥሙ ችግሮች አሉ እነኛን ችግሮችን ለመፍታት መፍታት የተለያዩ የመወያያ መድረኮችን በማዘጋጀት ሰዎች ሰውየው ለምሳሌ አንድ ሰው ያጠፋ ከሆነ ያን ጥፋቱን እንዲረዳ ያለበትን ጋፕ እንለይና ያንን እንነግረዋለን። ያንን አይቶ ደግሞ ሰውየው የሚራመደው እርምጃ ይኖራልና ከዛ እርምጃ መነሳት የሚፈታቸውን ችግሮች እናያለን፣ እናስተውላለን፣ የሰውየውን እንቅስቃሴ እንገመግማለን፣ እንመርምራለን እና በብዙ መልኩ የተለያዩ ችግሮች ይፈጥራሉ። በስራ ላይ እነዚህን ችግሮች ደግሞ ለመፍታት ብዙ ርቀቶችን ሊሄድ እንሞክራለን ማለት ነው። እና እነኚህን ርቀቶች በሄድም ቁጥር ደግሞ መፍትሄ በመፈለግ ጊዜያችንም ብዙ ታይማችንም ብዙ ሰአታችንን የምንገልበት ቤት ይኖራል። እና አጠቃላይ ግን በጣም ብዙ በተለያየ ሁኔታ በስራ ላይ የሚገጥሙ ችግሮች በጣም ብዙ ናቸው። የእቃ መበላሸት ሊሆን ይችላል፣ የእቃ መጥፋት ሊሆን ይችላል። ምንም ደግሞ የስራ ሰዓት አለማክፈል ሊሆን ይችላል። በጣም በብዙ መልኩ በስራ ሁኔታ ላይ ችግሮች ይገጥሙናል እና እና ይሄ ችግሮች መጀመሪያ ተረጋግተን አጥንተን አስብን ምንወስናቸው ነው የሚሆኑ የሚገቡትና የምባል ሰው እንደዚህ ነው እንደዚህ ነው ብለን የምንመልሰው ሳይሆን በጣም ነገሮችን አብስለን በጥልቀት ምርምረን እንደዚህ እየሆንኩ እንደዚህ ብለን እንደዚህ ቢፈጠር እኮ እንደዚህ ነው ብለን ያለውን ነገር ነግረነው እንዴ ሰላም አድርገን እንዲህ መታ አድርገን መወሰናችን ማለት ያለብን እና በተለያየ መንገድ የምንሰራቸው ችግሮች ይኖራሉ። በስራ ላይ ችግሮችን ያጋጥሙናል። ቅድም እንዳነሳሁት የቡድን ስራ ችግር ሊሆን ይችላል። አንዳንድ ደቂቃ መበላሸት ለምሳሌ በጣም ይሄ በጣም አስቸጋሪ ነውና እኛ አይነት ችግሮች በጣም በስራ ቦታ ላይ የሚጠበቁና አሁንም ፈተና የሆኑብኝ ያሉ ነገሮች ናቸውና በተለያየ ሁኔታ የሚያስቸግሩ ስራችን በአግባቡ እንዳንሰራ የሚያደርጉና የሚያውኩ ነገሮች ናቸው እና እንደ አጠቃላይ እነኚህ ነገሮች ማለት ነው እና በስራ ላይ ያሉ ችግሮችን በተቻለኝ አቅም መፍታት እሞክራለሁ። እና ደግሞ እያንዳንዱ ነገር ለማስተዋል በአስተውሎት በአጽኖት በመስጠት ያን ነገር ትኩረት በማድረግ ያንን ነገር ደግሞ ለመፍታት የምንችለውን ነገር ያ ነገሮችን በማሰላሰል በማሰብ በማጤን ችግሮችን ለመፍታት የምሞክርበት እርቀት አለ። እነዚህ ችግሮች ደግሞ ሲፈቱ በጣም በብዙ መልኩ የተለያዩ ጥቅሞችን እናገኛለን። እንደ ቡድን ጠንካራ ያለውን ጋፕ ደግሞ እየደፈንን ቢሄድን ቁጥር በስራ ላይ ችግሮች የሆኑ ሰዎችን እነኛን ሰዎች እያጣራን እየመለመልን ምንሄድበት ሁኔታ በአጠቃላይ ይሄንን ይመስላል።

በአደባባይ መናገር ትችላለህ ሚል ነገር አለ ያው አንዳንድ ነገሮችን የምንናገርበት ሁኔታ አይነትና ቦታ አለው። እና እኔም ከእነኛ አይነት እና ቦታ ካላቸው ሁኔታዎች ውስጥ አንዳንዴ የምናገርበት ሁኔታ አለ። የምናገረውም ደግሞ አንዳንድ ነገሮችን ከማገናዘብ ሰዎችን እንዲረዱ ከፈለገ አንፃር አንዳንድ ነገሮችን ልናገር እችላለሁ። ምክንያቱም ከመናገር ደጃዝመች ይቀራል ይባላል እና ብዙ ነገር በመናገር የተሻለ ነው። እና አደባባይ መናገር ይቻላል በሰዎች ባሉበት ሰፊ ህዝብ በተሰበሰበበት ሁኔታ መናገር ትችላለህ ወይ ሰዎችን ሳትፈራ ምንም ሳትል መስራት ትችላለህ? ወይ በአደባባይ መናገር ትችላለህ? ወይ የሚለው ነገር። በጣም ትልቅ ሀሳብ ነውና እኔም በተቻልኩት አቅም በአደባባይ የምነግራችሁ ነገሮች ይኖራሉ። እና እኔ ደግሞ ደፍሬን በአደባባይ የማልናገራቸው ነገሮች ምናምን እንደ ንግግሩ ሁኔታ ይለያያል። እና እኔም ንግግሩ ተቀባይነት ውስጥ የምቀለው እና የምንበል ነገር ከሆነ በአደባባይ ምን እንነግርህ የማልነግርህ ምክንያት የለኝም። በአደባባይ የምናገርበትም ሁኔታ ይኖራል ማለት ነው። እና መናገር ይችላል አደባባይ ማለት ነው። እና ለማንም ሳልፈራ ምንም ሳልደብቅ ምንም ነገር ላመኩብኝ ነገር የመናገር ችሎታ እንዳለኝ ያውቃል ነገር። አይነት ልማድ የለኝም ያንን አለም አይደለሁኝም። በአጠቃላይ ግን ብዙ ነገሮችን አልፌ መናገር እችላለሁ። በአንደባባይም ሀሳቤን ይሄ ነው የናሳቤ ነው እንደዚህ ቢሆን ነው የሀሳብ መልካም የሚለው ነገር አንስቼ በሰፊው ማብራራት እችላለሁ። እኔም ደግሞ የምቆምበት አላማ ማስባቸውን ሀሳቦች በሚገባ ሰዎች እንዲረዱኝ ማድረግና እና በአንደባባይ የኔ አቋም ይሄ ነው ይሄ ሀሳቤ ነው። እንደዚህ ቢሆን እንደዚህ እንደዚህ ነው ብዬ ይሄ ቢሆን እንደዚህ ነው ብዬ ሰዎችን ማስረዳበት ሁኔታ ይኖራል እና በአደባባይ መናገር እችላለሁ። የማልችልበትም አይነት ምክንያት የለም የሚችለው አይነት ነገር በሙሉ እሞክራለሁ ማለት ነው። እና መናገር ያው በሰው ፊት ሲሆን እና በአደባባይ በግላጭ ሲሆን ደግሞ ትንሽ የሚከብድ ነገር አለው። በተለይ ግን ትክክለኛና ቀጥተኛ ሰዎችን የማይረብሽ ሰዎችን የማይጎዳ እስከ ሆነ ድረስ ግን ምንም ችግር የለውም ብዬ ነው የማስበው። በአደባባይ ብዙ መናገር ብዙ የሚቸገረኝ አይነት አይደለሁም። ምናልባት ይሄ የሚያስፈራ ነገር ትንሽ ፍርሃት አለብኝ ነገር ግን ያንንም ተቋቁሜ በአደባባይ መናገር ችሎታዬን እያዳበሩክ የመጣው ከቀንተቀን የተሻሉ ነገሮችን በማድረግ የመጣው ሰው ነኝና። ያን ያህል ብዙ በጣም የምፈራው አይነት እንትን አይደለሁኝም። በምችለው ነገር ብዙ ነገሮችን ማከናወን እችላለሁ ብዙ ነገሮችን መናገር እችላለሁ በማንም ባለበት እንዴት መናገር አቅም አለኝ። ትንሽ ያው አንዳንዴ የሚያስፈሩ ነገሮች ሁኔታዎች ከሌሉ በስተቀር እና ደግሞ የምንናገረው ሀሳብ ትንሽ ከባህል ከሃይማኖት ከተለያየ ነገር ያፈነገጠ እስካልሆነ ድረስ። እና ሰዎችን የማይረብሽ እስኮ መድረስ ምንም ነገር የሚረብሽ ነገር የለም። እና በደንብ መናገር እችላለሁ ብዙ ነገሮችን ልናገር እችላለሁ። ሰዎችን ለማስረዳት ሰዎችን ሀሳብ ለማስገደድ ሊሆን ይችላል ሰዎች ወደ እኔ ሀሳብ መጥተው አንድ ላይ እንድንቆም ሊሆን ይችላል። የተለያዩ መናገር ያሉብንን ሰዎች እንዲቀበሉ የምፈልጋቸው ሀሳቦች ሊሆኑ ይችላሉ። እንደ ቦደል ሊሆን ይችላል እንደ ግለሰብ ሊሆን ይችላል ተቀብለው ወደ ስራ ገብተው ስራዎችን ይሰሩ ማድረግ በለያዩ ንግግር መናገር እንችላለን ማለት ነው። በተለያዩ አደባባይ ቦታዎች ላይ እኛን ተከታይ ለማፍራት ሊሆን ይችላል እኛን አብረው እንዲቆሙ ሰዎችን ለማፍራት ሊሆን ይችላል። ወይም ደግሞ አብረን ብዙ ነገሮችን እንሰራለን ብለን የምናቅዳቸው ሰዎችጋ ሊሆን ይችላል ብዙ ነገሮችን በማድረግ በማቀድ በመናገር መናገር እችላለሁና። ይሄን ያንን ነገሮችን በሚገባ ያስደስተኛል። መናገርም እችላለው እና አንዳንዴ እንዲህ አይነት ነገሮችን እግሮችን መልመድና መቻል ደግሞ የተሻለ እጠቀማለሁ ብዬ አስባለሁ። ሰዎች በሰበሰቡበትና እና አንዳንድ ትልልቅ ቦታዎች ላይ መናገር ምን በለኝ ለተለያየ ጥቅም ይጠቅመኛል ብዬ አስባለሁ። ሀሳቤንም ከማግለስ ሰዎችንም ከማስለዳ ሰዎችንም ወደ ላይ ከመሳብ ምን ያህል ሀሳብ እንዲስማሙ ለማድረግም ትልቅ ተጽኖ ፈጣሪ ነገር ነው። ብዬ አስባለሁ በአደባባይ መናገር መቻል ማለት ነው። የምንናገረው ግን ዋናው ነገር ምንድነው? አደባባይ መናገራችን ብቻ ሳይሆን የምንናገረውስ ሀሳብ ምን ያህል በሰዎች ዘንድ ተቀባይነት አለው። ምን ያህልስ ተወዳጅነት አለው። ምን ያህልስ ሰዎችን ሊጎዳ ይችላል። ምን ያህልስ አዎንታዊ ጎን አለው ምን ያህልስ አሉሳሉታዊ ጎን አለው። ሰዎችም ምን ያህል ሊጎዳ ይችላል ምን ያህል ሰዎችን ሊያደርስ ይችላል። በጣም ብዙ ብዙ ነገሮችን በዚህ ርዕስ ማንሳት እንችላለን። እና ለአጠቃላይ ነው በጣም ብዙ ብዙ ነገሮችን ብሎ ምንም አያንስምና እንደ አጠቃላይ ግን በጣም መልካም ነገሮችን ያየሁበት ነው። መናገር ዙር ጊዜ ይጠቅማል። ዝም ከማለት ደግሞ የጠሻለ ተናግሮ የውስጥን መናገር እና የውስጥን መተንፈስ ነይሩ ሰዎችን ምናልባት ሻቅ ሊሆን ይችላል። ነገር ግን የተለያየ መፍትሄ ለመጣት ከተፈለገ ግን መነጋገር አንዳንዴ መናገር መቻልም ትልቅ ነገር ነው። አንዳንዴ እንዲህ አይነት ነገሮች ምንድነው? ከላይም የሚሰጡ ስጦታዎች ናቸው። እና እንደ አጠቃላይ እነኝ ነገሮች ነው በዋጋው በተጠቀምንባቸው ውጤታማ እንሆናለን። አለበለዚያ ግን ብዙ ጊዜ አክሳሪ የሚሆኑበት ሁኔታ ይኖራል። እንደ አጠቃላይ ይህን ይመስላል።